መስኮ ኮት ጎን መቀመጥ እወዳለሁኝ። ምክንያቱም ወደ ውጭ ማየት መስኮት ጎን መቀመጥ እቀመጣለሁኝ። ደስ የሚል ነገር እና በጣም ደስ ይለኛል መቀመጥ አመሰግናለሁ።

የምሳ እረፍቴ ሁለት ሰዓት ቢሆን ነው ከሰአት እስከ ስምንት ሰዓት ባለው ጊዜ። የምሳ እረፍቴ ነው። ምሳዬን በልጄ ቡናዬን ጠጥቼ ነው። ወደ ስራ የምገባው

የኔ ልጆች ችሎታ የሆነ ነገር አይቼ መሞክር። እፈልጋለሁ ስራዎች አሉ አይደለ እነሱን መሞከር። ምግብ ለምሳሌ ምግብ ከሆነ አዲስ ነገር ከሆነ

አዎ የስልክ ካሜራ ነው የምትጠቀመው። እንደውም ፎቶ ቤት አልሄድም ስልኬን ነው ፎቶዎች የማነሳው። ብዙ ጊዜ ስልኬን ነው የምጠቀመው። አመሰግናለሁ።